አዎ ስሜቶቻችን አብዛኞቻችን ፊቶቻችን ላይ ሊታዩ ይችላሉ። አንዳንድ ሰው ምን አልባት ይጠብቅ ይችላል። ስሜቱን ፊቱ ላይ እንዳይታይ። ግን አብዛኞቻችን ሰዎች ስሜቶቻችን በፊታችን ላይ ይነበባሉ። እኔም ደግሞ እንደዛ አይነት ሰው ነኝ ብዬ አምናለሁ። ስናደድም ስደሰትም። አዎ ፊቴ ላይ ስሜቴ ማየት ይቻላል።